የምትወደው መጠጥ ምንድነው? የምወደው መጠጥ እንግዲህ ውሃ ነው። በመጀመሪያ ውሃን በጣም የምወደው የመጠጥ አይነት ነው። ከዛ ቀጥሎ እንግዲህ ለስላሳ መጠጦችን በጣም እወዳለሁ። ለስላሳ መጠጥ በጣም አሪፍና ለሰውነት ተስማሚ የሆነ ነው። እና ስለዚህ ለስላሳ መጠጥ በጣም የምወደው ሁሌ የምጠጣው መጠጥ ነው። እንዲሁ በጣም አዘውትሬ ከምጠጣው ነገር ውሃ ነው። በጣም ነው የምጠጣው ውሃ እንግዲህ የምወደውና በጣም ሳቢ የሆነ የመጠጥ አይነት ነው። እንደውም በሀገራችን ጠላ የሚባል መጠጥ አይነት አለ። ጠላ እንግዲህ በሰፊው ወደነው የምንጠጣው የመጠጥ አይነት ነው። ጠላ ሳቢና ተወዳጅ ነው ባህላዊ መጠጥ ነው። እንግዲህ ከአሰራሩ ጀምሮ በጣም የሚጨነቁበት በሴቶች የሚቀርብ ሲሆን በጣም ተጨንቀው ተጠበው በብዙ አይነት ነገር የሚሰራ የመጠጥ አይነት ነገር ሲሆን በባህላችን በጣም ተወዳጅ ነው። እንግዲህ ጠላ የሚባል ነገር በስፋት የምንወደው ነው። እንግዲህ ሁለተኛ ጠጅ ነው ጠጅን በጣም እንወደዋለን ጠጅ በጣም አሪፍ ነው። ይወደዳል

በፍጥነት መተየብ ትችላለህ? አዎ በፍጥነት እንግዲህ ማንበብም በኋላ የተየብህ ነገሮችን ማድረግ እችላለሁ በፍጥነት የሚደረጉ ነገሮች ምን ናቸው? ይሄን በፍጥነት መተየብ ደግሞ በጣም እችላለሁ። ምክንያቱም ነገሮችን ማከናወን በተደያየ የስራ ዘርፍ መተየብ ማንበብ የመጻፍ መጽሐፍ ነገር ማድረግ እችላለሁ። ምክንያቱም ስለማድረግ ደግሞ ቀላል ነገር ነው። በጣም በፍጥነት ነገሮች ማስተጋባት ልምድ። ብዙ ጥዬ በልምድና በተደጋጋሚ ነገር የሚደረግ ነገር ነው። እና በዛ ምክንያት እንግዲህ መተየብ በፍጥነት መተየብ ይመጣል። እና መለማመድ ነገር ከቀን ቀን ሰንለምድ እንግዲህ በዛመልከ እመጣ ይሄዳል ማለት ነው። እና የመተየም ነገር አለ ብዙ ተይባለሁ እችላለሁ ማለት ነው። እና ነገሮች ሁኔታዎች እንዲስተካከሉ በፍጥነት እንዲካሄዱ በፍጥነት መተየብ ወሳኝ ነገር ነው። ለአንድ ስራ ለአንድ ተግባር በፍጥነት መተየብ ወሳኝ ነገር ስለሆነ እኔም እችላለሁ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ እንግዲህ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። በስራ አካባቢ በስራ ቦታ ብዙ ጥሩ ግንኙነት አለ ምክንያቱም ሰፊ ስራ ለመስራት። ብዙ ጊዜ ከሰዎች ጋር ለመስራት የስራ ባልደረቦቼ ጋር በጣም ብዙ አይነት ስራ ለመስራት ከእነሱ ጋር ቋሚነገር ለማግኘት ገቢ ለማግኘት ብዙ ግንኙነቶች አሉ ጥሩ የሚባሉ ግንኙነቶች አሉኝ። ጥሩ ስራን ለመስራት እጥራለሁ ተገቢ ስራን እሰራለሁ ምክንያቱም ጥሩ ስራ መስራት በጣም አሪፍ ነው። እና ስለዚህ ጥሩ መስራት ጥሩ ያደርጋል ጥሩ ነገር ያመጣል ስለዚህ ጥሩ ስራዎችን እየሰራን እንገኛለን ጥሩ መግባባቶች ግንኙነቶችን እንፈጥራለን ጥሩ እየተግባባንም ስለሆነ ማለት ነው። ከባልደረቦቼ በጣም አሪፍና ግብቡ ናቸው እዚህ በጣም ወሳኝ ናቸው። እና ጥሩ የሆነ የስነምግባር ግንኙነት የተለያየ ነገር እናደርጋለን እና በጣም አሪፍ ነው እንግባባለን